ጠዋት በስራ ምን ታደርጋለህ? ጠዋት ብዙ የስራ ነገሮችን አደርጋለሁ። በጊዜ መነሳትንና ስፖርት መስራትን እንዲሁም የተለያዩ ስራዎችን በጋራ መስራትን አስባለሁ። ጠዋት ላይ እቅድ አወጣለሁ። ከዚህም ሌላ ጠዋት የሚሰራው ስራዎች ሌሎች አሉ። እነዚህም ስራዎች ሰፊ ናቸው። ጠዋት በመነሳት ቁርስ ለመብላት እዘጋጃለሁ። አንዳንድ ጊዜም ቁርስ እሰራለሁ ቁርስ ማዘጋጀት አለብኝ። የሚያስፈልጉ ብዙ ግብአቶችን አመቻቻለሁኝ። ቦታው የተመቸ እንዲሆነ አደርጋለሁ። ከዚህም ሌላ ጠዋት ለመስራት ዝግጅት ጨርሻለሁ። ይህን ብቻ አይደለም። ጠዋት በጊዜ መነሳት ጥሩ ስሜት አለው። ደስ የሚያሰኝ ነገር አለው። ከዚህም ሌላ በጠዋት ተነስቼ እጸልያለሁኝ። ይህም ለመንፈሳዊ ጥንካሬ በጣም ያግዛል። እግዚአብሔርን እታመናለሁ ተስፋ አድርጊው ቀኑን አሳምሬው እውላለሁ። በጧት ላይ መልካም ነገሮችን ማሰብ ማቀድ ያስፈልጋል። ቀኑን እንዴት መዋል እንዳለብኝ እቅድ አወጣለሁ። ከዚህም ሌላ ጠዋት የተለያዩ ስራዎችን ለመስራት እቅድ አወጣለሁ። ጠዋት ጊዜ ላይ መንቀሳቀስ መሞቅና ጥሩ የእንቅስቃሴ ነገሮች መጀመሪያ ያስፈልጋል። የጠዋት ጊዜ እጅግ የተለመደ ተግባር ነው። ይህንን ብዙ ቀን አደርገዋለሁ። የጠዋት ጊዜ ስራ ምናልባትም ቀላል ስራዎች ስፖርት እንቅስቃሴ ማድረግ ቤት ማጽዳትና ምናልባትም የተለያዩ ልብሶችን ማስወጣት ማናፈስ ክላሶችን ማጽዳት። ጠዋት ላይ ተነስቼ ቤቴን አያለሁ አየሩን አያለሁ ውጪን አንዳንድ ነገሮች ጉብኝት እወጣለሁ። እነዚህን ስራዎች እሰራለሁ በጠዋት ጊዜ ላይ የሚሰሩ ስራዎች ሰፊ ናቸው። ነገር ግን እኔ ጥቂቱን ብቻ እሰራለሁ። በጠዋት ጊዜ ላይ የሚሰሩ ስራዎች ምናልባትም ከልብስ ማጠብ ወይንም ከትናንሽ ነገሮች ጀምሮ ቁርስ ለመስራት አግዛለሁ። እናቴን አግዛለሁ። ሌሎች ጓደኞች እደውላለሁ ክፍል ለማየት ዝግጅት ላይ ነን። ምናልባትም በጊዜ ወጥተን እንሰራለን። በጧት ጊዜ ላይ ብዙ ነገሮችን ማቀል ይቻላል። መልካም እቅዶችን ማውጣት ማሰብ ማሰላሰብ በጠዋት ጊዜ ያሉ እቅዶች ደስ የሚያሰኙ ናቸው። አዲስ ቀንና አዲስ ማለዳ ደስ የሚያሰኝ ድባብ የአዲስ ጊዜ ጠዋት እቅድ ማዘጋጀት ያስፈልጋል። መልካም ጊዜያቶችን በጥሩ ሁኔታ ለማሳለፍ። ከዚህም ሌላ እሱን እንቅስቃሴ ለማድረግ ዝግጅት ቦታዎችን ማሄድ ወይንም የጂም ቤት ማሄድ ሊሆን ይችላል የጠዋት ጊዜ እቅድ ሰፊ ነገሮችን ይይዛል። ይህን ለማድረግ እያሰብኩ ነኝ። በሰፊ አደርገዋለሁኝ የተለመደ ተግባር ነው። ከዚህም ሌላ ብዙ ስራዎችን ለመስራት እቅድ ላይ ነኝ። የጠዋት ስራ ሰፊ ነው። ነገር ግን የተወሰኑትን በጊዜ መስራት ያስፈልጋል። ከዚህም ሌላ በየሰአቱ አስባለሁኝ። የጠዋት ጊዜ ነው እቅድ ማውጣት አለብኝ። ከዚህም ሌላ ሌሎች እቅዶችንም ማዘጋጀት መዘርጋት የእቅዶችን ብዛት መመጠን ያስፈልጋል። ይህን ብቻ አይደለም። የጠዋት ጊዜን በጥሩ መንፈስ እና በጥሩ ሞራል መጀመር ጥሩ ነገሮችን መመኘትና ማቀድ ጥሩ ውሎን ማሰብና መዋል ይህ በጣም ደስ የሚያሰኝ ተግባር ነው። በየቀኑ ይህን ለማድረግ እያሰብኩ ነኝ። ይሄ ብቻ አይደለም። በየጊዜ ይህን ተግባር ለማድረግ እቅድና ማሰላሰል ያስፈልጋል። የኔ እቅድ ብዙ ላይሆን ይችላል አንዳንድ ቀን ብዙ እቅዶችን እዘራለሁ ነገር ግን አንዳንዴ ቀን ማሻሻል እፈልጋለሁ። አንዳንድ ቀን ማቀድ ሌላም ቀኖች ደግሞ እቅዶችን ተፈጻሚ ነው ወይ? የጠዋት እቅድ ስራዎች ስፖርት አካል እንቅስቃሴ ቤት ማጽዳት እና ቁርስ ማዘጋጀት ቁርስ የሚያዘጋጁ ሰዎችን ማገዝ። እቤት ውስጥ ለመስራት ጉድ ጉድ መቀስቀስ ሌሎችን ከዚህም ሌላ የጠዋት ድባብ ብዙ የሚያስደስት ነገር ማየት እፈልጋለሁ። የጠዋት ጊዜ ነው። ጠዋት ጊዜ ላይ ብዙ መጨነቅ አያስፈልግም። መልካም ነገሮችን ብቻ ማየት መጠበቅ ቀኑን መልሰላም አውል መልካም አድር። ይህ ደስ የሚያሰኝ ተግባር ነው። በጣም